አዎ እሳት ማንደድ እችላለሁ። ይኸው እንደ እሳት ማንደድ በነገራችን ላይ ቀላል ነው ያለው የአቅርቦት ሁኔታ ነው እሱ ነው። ደረቅ ምርጥ እንጨት ከተገኘ ደረቅ የሆነ ኩበት ከተገኘ የሚነደው ነገር በደንብ የተዘጋጀ ከሆነ እሳት ማንደድ በጣም ቀላል ነው። ዋናው የምንወስነው ነገር። ትንሽዬ ችሎታ ካለህ እና የቀረበው ምርት እንጨቱ ደረቅ ነገር ከሆነ። ኩበቱ ደረቅ ከሆነ በቃ ለማንደድ በጣም ቀላል ነው ማንም ማንደድ የሚችለው ነው። ይኸው ተለቅ ያለ ህፃናቶች ሳይሆን ህፃናቶችም አያቅታቸውም ግን ስለሚፈጃቸው ወደ ሰዓት እንዲጠጉ አይፈልግም። እንደ ተጠቃሚ እሳት ማንደድ ትችላለህ? አዎ እችላለሁ።

ምንም ጥያቄ የለውም የወተት ተዎጾ በደንብ ነው የምወደው። ብዙ አይነት ተዋጾዎች አሉ ምን ምን ምን ብለን መጥቀስ እንችላለን። ወተት ይታለባል ቅድሚያ ከላሟ ላይ ከዛ በአንድ ቀን እንስራ ሊሆን ይችላል በጎማ ሊሆን ይችላል። ይጠራቀማል ያ ተጠራቅሞ ይረጋል እሱ ይረጋ ሁርጎ ይባላል ያ የረገው ነገር ይወዘወዛል። ከተወዘወዘ በኋላ ቅቤ እወጣል ያ ቅቤ በቃ ተነጥሮ ሊበላ ይችላል ይሄ በቃ የሚወደድ ነው ቅቤ አሁን ቅቤን ተክቶ ዘይት መጣ ዘይትን የደጋፊ የለውም ወገብ ይሰብራል። ለጤና ጥሩ አይደለም እና ለዛ ነው የወተት አስታዎጾ በጣም የምወደው ቅቤ ይወጣል ቅቤን አንጥሮ ይሄን የሚጠቀሙት የገጠር ልጆች የገጠር ሴቶች ናቸው ከተማ ያውቁም ተየት አምጡት። በቴክኖሎጂ ተጠምዶ ሁሉ ነገር በቴክኖሎጂ የሚያደርግ እንደዚህ አይነት ሙያ የለውም ገጠር ላይ ግን አጠራቅሞ አጠራቅሞ ቅቤም በዴንብ አንጥረው ቅል የሚባል አለ በቅል ላይ ያኖሩና ከዛ እያወጡ ቀስ አድርገው የሚሰሩት ምግብ በቃ የሚገርም ነው አንደኛ ጤነኛ ነህ ሁለተኛ ጤንነቱ የተጠበቀ ምግብ ነው የምትበላ ለሰውነት በጣም ይመቻል በቃ ቅቤ በጣም ጥሩ ነው ከዛ ያ ቅቤ ከወጣ በኋላ ይፈላና እርጎ አጉት ነው አጓትና አይብ የሚባል ይውጣዋል አጓት ይሄ የሚጠጣው ዝም ብሎ እንደሆ ነገር እሱም ጥሩ ነው በጣም የሆነ ሰውነትን ይሞላ የደም ዝውውር እንዲጨምር ስለሚያደርግ በጣም ነው የምወደው ከዛ አይብ አይብም በጣም የሚያምር እንደዛ ሆኖ እወጣል እና እንደ ጠቃላይ የወተት ተዋጾዎችን በጣም ነው የምወደው።

አዎ ሻማ ማብራት እወዳለሁ። ይኸው ሁሌ አይደለም ሻማ ሚበራው የልደት ቀን ሊሆን ይችላል። ወይም በወር ወር በወር ላይ የሆነ በቃ ማስታወስ ያለብህ እንደ እምነት እንደ እምነት። ይሄ ቀን እኮ አክብረዋለሁ ይሄን ቀን አልሰራም ምናምን የሚባል ከሆነ ያንን ቀን ለማስታወስ ሻማ ይበራል። በአብዛኛው እንደ ሀገራችን ሻማ የሚበራው የልደት ቀን ነው። ሻማ ይበራል ልደቱ የሚከበርለት ሰው ኡፍ ብሎ እንዲያጠፋው ይደረጋል። የዛን ጊዜ ይበራል። ሌላ የሚበራበት የሻማ ሁኔታ። መብራት ከሄደ አሁን እንደ ከተማችን መብራት ገብቷል። ገጸሬው ሙሉ ሙሉ አይገባም። አብዛኛው ምን ላይ ገብቶ ገጠርም። እና የድሮ የነበሩ ላይት ይሄ ኩራዝ በናፍጣ የሚሰራ ይሄ አለ የሆነ ተጠጉር ቅባት ተደርጎ እንዲበራ የሚደረግ አለ። በላምባ የሚሰራ ማለት ነው። እሱ እሱ አሁን ስለጠፋ ልክ መብራት የሚጠቀሙ ሰዎች መብራት ሲሄድ ያንን ሻማ የማብራት ልምድ አለ። እና እኔም ይሄን አጋጣሚ አንዳንዴ እንጠቀማለን እቤት ላይ መብራት ከጠፋ ሻማ እናበራለን። የልደት የልደት ቀን ከሆነ ሻማ ይበረል። የውር ባዓል ላይ የሚዘከር የሚከበር የምናከብረው ከሆነ ሻማ ይበራል። ሻማ ይኸው ማብራት እወዳለሁ

ስብሰባ ብዙም አልተለመደም በቤተሰብ እንደውም ስብሰባ የሚባል ነገር የለም። መሰባሰብ ይኸው ወሳኝ ነው ግን የለም ይሄ በሀገራችን የተለመደ አይደለም። እንደ መስሪያ ቤት ግን ስንሄድ በቃ በሆነ ሰዓት እየተጠበቀ ስብሰባ ይደረጋል። እንደ አጠቃላይ ሙሉ ሰራተኛው ስብሰባ አደረገ ቢባል ከአመት ሁለት ጊዜ ሶስት ጊዜ ሊያደርግ ይችላል የሆነ አዲስ ነገር ካልተገኘ በቀር። እርግጥ ያደርጋል። መቼ መቼ በዓል አሁን ፋሲካ ሲመጣ መስቀል ምናምን እነዚህ በዓላቶች በሚመጡበት ሰዓት። ሰራተኛውንም ለመጥቀም ተብሎ ወደ አዳማ እየሄደ። ሙሉ ሰራተኛው ሁለት መቶ ስልሳ ስድስት ሰራተኛው ሁሉ ወደዛ እየሄደ ስብሰባ የማድረግ እድል አለው ያደርጋልም። ሌላው አስፈላጊ ከሆነ እዛው ቢሮ ውስጥ ባለ አዳራሽ ላይ ስብሰባ ይደረጋል። በቃ አስፈላጊ ናቸው ተብሎ በሚታሰብ ሰዓት። እንደ ግለ ስንመጣ እንደ ፋይናንስ ከአመት ሁለት ጊዜ ምናምን እናደርጋለን ራስን የመገምገም ሰዎች አስተያየት ስለእኛ ስለራሳችን እንዲሰጡ ይደረጋል። እና ስብሰባ ከአመቱ ግፋ ቢል ሶስት ጊዜ እንደ ፋይናንስ እንደ መስሪያ ቤት በቃ እንደ አራት ጊዜ አምስት ጊዜም ሊሆን ይችላል። የሆነ ነገር አለ ከተባለ እንደዛ ነገር ማብራሪያ ለመስጠት ባለስልጣኑ የሚቀየር ከሆነ እሱን ለመሸኘት እሱን ለመቀበል አዲሱን ለመቀበል የሚደረግ ስብሰባ አለ። እነዚ ናቸው በቃ እንደ አማካኝ ስንወስደው ከአመት አራት ጊዜ አምስት ጊዜ ሙሉ ሰራተኞች ይሰበሰባል። በኛ ፊልድ እንደ ፋይናንስ ደግሞ ወደ ሶስት ጊዜም ሊሆን ይችላል እንሰበሰባለን።

አውነቱን ለመናገር ይሄን ያህል ጣፋጭ ላይ ትኩረት የለኝም። ግን በጣም ምን ትወዳለህ ከተባለ በርገር። በርገር እወዳለሁ። ይሄም የቀመስኩት አንዴ የት ሄጄ ነው ደሴ ለመጀመሪያ ጊዜ ስሄድ። የሚገርም ሆቴል ተያዘልን የምንፈልገውን ነገር እየበላን በርገር አዘዝኩ አንድ ሁለት ጊዜ በቃ በጣም ነው የሚያስደስተው። ይሄን ያህል ጣፋጭም የሚባል አይደለም። ሆድንም በጣም ነው የሚሞላ። እና በርገር ከጣፋጮች ውስጥ በርገር በጣም ነው የምወደው። እንደዚህ እንደ ማስቲካ እንደ ብስኩት አይነት ነገር መጠቀም አልወድም አልጠቀምም ሲጀምር እንደዚህ አይነት ጣፋጮችን አልጠቀምም። ግን በርገር ከጣፋጮች ውስጥ በጣም የምወደው ምግብ ነው። በነገራችን ላይ እንደዚህ ጣፋጭ ነገር ማብዛት ለጤናም ጥሩ አይደለም ለስኳር በሽታ ያጋልጣል። ለሌላ ለሌላ ተዘዋዋሪ በሽቶችን ስለሚያጋልጥ ይሄን ያህል የጣፋጭ ፍላጎቱም የለኝም። ግን በአንደኝነት ምን ጣፋጭ ትወዳለህ ለሚለው በርገር

ብዙም ባይሆንም ቀዝቃዜ የአየር ሁኔታ አዎ እወዳለሁ ግን በጣም ሲበዛም ቀዝቃዛ ከቀዝቃዛ ይልቅ ሙ ሞቃት ነው የምሻለው። ምክንያቱም ቀ ቀዝቃዛ እንደኛ ሙሉ ሰውነታችንን ለሌላ ስራ እንዳንዘጋጅ ነው የሚያደርገን ትብትብ አድርጎ ነው የሚይዘን። ሙሉ ሰውነታችን በቃ የሆነ ምቾት አይሰጠንም። እንስራ ለምንለው ስራ ፈታብለን አንሰራም በጣም ቅዝቃዜ ከሆነ። ለምሳሌ አሁን ሸክም ነገር ከሆነ ሰውነታችን ሞቅ ያላለ ሰውነት ስለሚኖረን በብርዱ አማካኝነት ያንን ለመሸከም በጣም ያስቸግረናል። ስለዚህ ያ ይሄን ያህል ቀዝቃዛ የአየር ሁኔታ ብዙም አልወድም። ሞቅ ያለ ወይም መካከለኛ ለምሳሌ ወይነደገ አካባቢ ያለ ሞቃትም የማይባል ቀዝቃዛም የማይባል መካከለኛ የሆነ አየር ቢሆን በጣም ይመከራል። ቀዝቃዛ ለመኖር ይሄን ያህል አስፈላጊ ነው ብዬ ቅዬ ቀዝቃዜ ያለው የአየር ሁኔታ ለመኖር ይሄን ያህል አስፈላጊ ነው ብዬ አላስብም። ምቾትም አይሰጥም። እርግጥ ለመከላከል የሞከራል ደረብ ደረብ ያሉ ልብሶችን በመልበስ ሙ ሞቅ የሚያድርቁ እንደ ሻይ ሊሆን ይችላል። ሞቅ ያለ ነገር እንደ ወተት ሊሆን ይችላል። ሙቅ ነገሮችን በመጠጣት ገንፎ ገንፎ በመብላት ሊሆን ይችላል። ሰውነትን ሞቅ የሚያደርጉ ነገር በመጠቀም ሊኖር ይችላል። ግን ይሄን ያህል ምቾት ስለሌለው እንደኔ እንደኔ ቀዝቃዛ የአየር ሁኔታ ብዙም አልወድም።

እውነት ለመናገር እኔ የልደት ቀኔን አክብሬም አላውቅም እስካሁን ባለው እያከበርኩም አይደለም። ለምን ቢባል አንዳንዴ ገጠር ስታድግ የልደት ቀንህ ብዙም ይረሳል። በቃ ይሄን ያህል ቤተሰቡን ግንዛቤ የለውም እንደ ዘንድ አሁን በገጠር አካባቢ የሚኖር ሙሉ ማህበረሰብ። ግንዛቤ የለውም ይሄ የልደት ካርድ የልደት ቀን ምናምን ብትለው አያውቁም። ይወልዳል ያሳድጋል መቼም የተወለደ ምናምን መመዝገብ የለም። አሁን እኔ ሙሉ ቤተሰብን ጠይቄ ነበር። መቼ እንደተወለድኩ በስንት ዓመተ ምህረት እንደተወለድኩ ሙሉ እናትአባትንም አያቶቼንም እንዳለ ጠይቄያለሁ። የሆነ ብዬ በደንብ ግን እርግጠኛው ቀን አያውቁትም። እንኳን የተወለድኩባትን ቀኗን ወሯንም አያውቁም። ዓመተ ምህረት ነው ራሱ አያውቁትም። በስንት ዓመተ ምህረት እንደሆነ አያውቁትም። እና የልደት የልደቴን ልደት እንድታክብራለህ የሚለው ልደቴ አላክብርም። እርግጥ ቀኑንም ብናውቀው አላክብርም። ደጋፊውም አይደለም ልደትህን ያህል እንዲከበር እኔ አልደግፍም። ምክንያቱም አሁን እንደምናየው ከሆነ እንደ ኢትዮጵያ ውጪዎች በጣም ልደት ያክብራሉ። በጣም ነው የሚያከብሩት። ኤርፖርት ላይ እንደውም በአዲስ አበባ ራሱ አንድ የባለሀብት ልጅ ኤርፖርት አየር አየር ላይ ጌጣጌጥ ተደርጉላት ልደቷን እንድታከብር ተደርጓል። አብዛኞቹ እነዚህ ዝና ላይ ፌመስ ናቸው የሚባሉ ሰዎች በጣም በቅንጡ ሁኔታ ልደት ያክብራሉ ደጋፊ አይደለሁም። ይሄ ከየት ነው? አዎ ውጪዎች በደንብ ስለሚያከብሩ የውጪዎችን ኮፒ ያደረጉ ወይም እየቀዱ ሀብት ያላቸው ገንዘብ ያላቸው ሰዎች ሲያከብሩ እናያለን። ከዛ እሱን አይቶ እታች ያለ ሰው ያከብራል። ልደት እያለ ምንድነው? ልደት ልደት ነው። እርግጥ የጌታችን የመዳኒታችን የኢየሱስ ክርስቶስም ልደት አለው። እንደውም እሱ አሁን ዕርቡ ለት በገና ተብሎ ተከፍሯል። አሁን ልደት አለው። ግን ይሄን ያህል የወጣ ድግስ እንዴት? አንደኛው ከኢኮኖሚ አንፃር በቃ አስፈላጊ የለም። አዎ ተወልደሃል አዎ ቀና መያዝ አለብህ። አዎ መያዝ አለብህ። መቼ እንደተወለድክ? ምን ቀን እንደሆነ ምን ወር እንደሆነ ምን ዓመተ ምህረት እንደሆነ መያዝ አለብህ። አዎ እሱንም ለመያዝ በቅርስም ልታሰራው ትችላለህ። በሆነ ነገር አስጥፈህ ሊሆን ይችላል። መያዝ አለብህ። ግን ሁሌ በየአመቱ ልደት አለ ብሎ መደገፍ እኔ አልመክርም። እና እንዳጠቃይ ለጥያቄው የልደትንህን ልደትህን እንዴት ታከብራለህ? ለሚለው አላከብርም እያከበርኩም አይደለም ወደፊትም አላከብርም። አንደኛ መቼ እንደተወለድኩኝ አላውቀውም። ምን ቀን እንደሆነ መቼ እንደሚያርፍም አላውቅም። ሁለተኛ የማክበር ፍላጎቱም የለኝም።

የቀን መቁጠሪያ ትጠቀማለህ ወይ ለሚለው? አሁን የቀን መቁጠሪያ ሲባል ብዙ አይነት አለ። በገዳማት የሚኖሩ ትልልቅ ሞለኩሴ የሚባሉ ሰዎች የቀን መቁጠሪያ ብለው በአንገታቸው የሚያደርጉት ከእንጨት የተሰራ አለ። ይሄንን መቁጠሪያ ሙስሊሞችንም ይጠቀሙታል ለቀን መቁጠሪያ ብሎ እንደሲ አይነት አሁን እንደሱ ከሆነ እኔ አልጠቀምም የቀን መቁጠሪያ። ግን በስልካችን ላይ ያለ ዛሬ ቀኑ ማነው? ቀኑ ስንት ነው? የሚል መተግበሪዎችን ወይም በእንግሊዙ ካላንደሮችን አውርቼ እጠቀማለሁ። ቀኑ መቼ እንደሆነ ቀኑ ስንት እንደሆነ። የሆነ በዓላት በእምነትም ሊሆን ይችላል በአዲስ አመትም ሊሆን ይችላል። ያሉ ሙሉ በዓላት የሚከበሩበትን ቀን የማይበት ራሱን የቻለ የመተግበሪያ አወርጄ እሱን እጠቀማለሁ። እንጂ እንደዚህ ባህላዊ መቁጠሪያወችን አልጠቀምም። ከጸር ላይ የሚጠቀሙት እንደ መለኩሲእ ወይም አባሆይ የሚባል በቃ ትላልቅ የሚባሉ ሰዎች የሚቆጠሩበት በአንገታቸው አርገው ከእንጨት የተሰራ ራሱ የቻለ መቁጠሪያ አለ። እሱን ባህላዊውን አልጠቀም የዘመናዊ በስልክ የመጣ መተግበር ይሁን በቃ እነሱን እጠቀማለሁ

የሆነ ጥያቄ ደግሞ በስልክ ገንዘብ ትልካለህ? አዎ እልካለሁ። አሁን አሁን በጣም ነው እንደውም ጥቅሙ ራሱ የሚታየኝ በስልክ ገንዘብ መላክ በስልክ ገንዘብ መላክ መቀበል በጣም ነው። ጠቃሚ ነው ብዬ የማስብ ይሄን ምክንያቱም ከዚህ በፊት የሆነ ገንዘብ ለመላክ ቀጥታ ጥግ ጥግ ካለ ባንክ ትሄዳለህ። ከሌለም ሩቅ ከሆነ ሩቅ ቢሆንም ባንክ ሄደህ ነው ገንዘብ እልክ የነበረው እዛ ስትሄድ አንደኛ ወረፋ አለ። በቃ የመንጓለል አለ። ስትሄድ የምታወጣው ወጪ አለ። እምታባክነው ጊዜ አለ። እና በስልክ ገንዘብ መላክ በጣም ጠቃሚ ነው። ሌላው ጉዳቱ። በአካል ሄዶ መላክ እዛ ስትሄድ ባንኩ ለባንኩ ራሱ ጉዳት አለው። አንደኛ ሰራተኛ ያስፈልጋል ሁለተኛ ለሚጠቀሙ ሰውዬ የሚወጣ የወረቀት አለ የስክሪፕት ወጪ አለ። ራሱን ሲያለ የማህተብ እየተባለ የሚወጣ በቃ የወረቀቱ ወጪ አለ። ደንበኛ ስትል ለማስተናገድ መጉላላት ምናምን ስላለ እኔ ገንዘብን በስልክ ማስተላለፍ በጣም ነው የምመቸኝ። እቤት ቁጭ ብለህ ወረፋ ሳትጠብቅ በአምስት ደቂቃ ለምትፈልገው ሰው የምትፈልገውን ገንዘብ ማስተላለፍ ስለምትችል በስልክ ገንዘብ ትልካለህ? አወ እልካለሁ። አሁን አሁን እንደው በጣም ዘመናዊ የሆነ ነው ሁሉም ባንኮቺም አላቸው። ቴሌ ብር አለ ኢብር አለ ዋሌት አለ በቃ በስልክ ማስተላለፊያ መንገዶች በጣም ዘርፈ ብዙ ናቸው። ምን ናቸው ብዬ አስባለሁ። ለምሳሌ ቴሌ ብር መሄድ እንችላለን። አሁን አብዛኛውን ጊዜ የውሃ አለ የመብራት አለ የሚከፈል ክፍያ ለመንግስት እሱን እዛ ሄደህ ወረፋ ሁለት ሰዓት ሶስት ሰዓት ከማባከን እቤት ቁጭ ብሎ የውሃ የመብራት መክፈል ይቻላል። በአሁኑ ጊዜ በጣም ቀላል ነው። ግብር ግብር አሁን አሁን በጣም ዘምኗል። ቀደም ግብር ለመክፈል ትሄዳለህ አንድ ቀን ድረስ አያልቅም። ሁለት ቀን ሶስት ቀን ሊፈጅ ይችላል ራሱን የቻለ ሂደት። ስላለው ሶስት ቀንም ሁለት ቀንም ሊፈጅ ይችላል። በዛ ላይ ወረፋ ነው። ሶስት ቀንም መሄድ ላይሳካ ይችላል። በቃ ወረቀት ዝም ብሎ ምናምን እንደዚህ አስከተለንም ምተደው ወረቀቅ ላይሳካ ይችላል ብዙ ነገር ነበር። አሁን ግን ግብር ራሱ የሚከፈል በስልክ ነው። እቤት ቁጭ ብለህ በስልክ ትከፍላለህ ሄደህ ያን የከፈልክበትን ደረሰኝ ይዘህ ሄደህ በቃ ንግድ ፍቃደኛ ኮፒ ቤት ዝም ብለህ ኮፒ ቤት ደግሞ ወረፋ የለም። አሳድሰን ማምጣት ብቻ እና እንዳጠቃላይ በስልክ ገንዘብ መላክ በጣም በጣም ጠቃሚ ነው። አንደኛ ዋና ዋና ጥቅሞችን ዘርዝር አንደኛ ጊዜን ይቆጥባል። ሁለተኛ ያላግባብ የሚወጣ ወጪን ይቀንሳል። ሶስተኛ ከመጉላላት በጣም ያድናል። አራተኛ በምንፈልገው ሰዓት በማንፈልገው ጊዜ በምንፈልገው ነገር መላክ እንችላለን። ማታም ሊሆን ይችላል በባአል ቀንም ሊሆን ይችላል እሁድ ቅዳሜም ሊሆን ይችላል በምትፈልገው ሰዓት መላክ ስለምንችል በጣም ጠቃሚ ነው። ግን በአካል ከሆነ የምንልክ ለምሳሌ ባንክ ላይ ሄደን በአካል ከሆነ የምንልክ ባንክ የሚሰራው ከሁለት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል እንደዛ አካባቢ ነው። እሚሰራው ከሰኞ እስከ ቅዳሜ ብቻ ነው። እሁድ ላክ ብትል አትችልም። ከ እስከ ሁለት ሰዓት ባለው ላክ ብል አልችልም። ከአስራን ሰዓት በኋላ ብል አልችልም። ስለዚህ ስልክ መጠቀም ዋናኛ ጥቅሙ ይሄ ነው። ሌሊት ስድስት ሰዓት መላክ ሰባት ሰዓት መለክ በፈለከው ሰዓት በዓልም ይሁን እሁድም ይሁን በፈለግነው ሰዓት ስለምንልክ። በስልኬም መላክ በጣም ነው የምወደው።

ለስራ ትጓዛለህ አዎ እጓዛለሁ። አብዛኞች የኢትዮጵያ ስራዎች ከአንድ ቦታ ወደ ሌላ ቦታ እየተጓዝንባቸው የምንሰራቸው ስለሆነ አብዛኛውን ጊዜ እየተጓጓዝን ነው የምንሰራው። ለምሳሌ በገጠሩ ስንሄድ። አብዛኛው የሚሰሩ ስራዎች በአካል እየተሄዱ ነው የሚሰሩት። ጉልበትን ተጠቅሞ ነው የሚሰሩት እና ከአንዱ ቦታ ወደ አንዱ ቦታ። አንድ ሰዓትም ሊሆን ይችላል ሁለት ሰዓትም ሰላሳ ደቂቃም ሊሆን ይችላል ተጉዘን የምንሰራው በጣም ነው የምንጓዝ። እንደ ከተማ ስንሄድ ደግሞ ቢሮ ስራ ከሆነ። ከመኖሪያ ቤቱ ከመኖሪያ ቤታችን እስከ መስሪያ ቤቱ ተጉዘን ነው። ቅርብ ከሆነ በእግር ሩቅ ከሆነ በመኪና። ሄደን ተጉዘን ነው የምንሰራ እና አብዛኛው ስራ እየተጓዝን ነው የምንሰራው። ግነ ይሄ ሶሻል ማርኬት ላይ ወይም ኦንላይን ላይ የሚሰሩ ስራዎች እቤት ቁጭ ብለህ ነው እንደውም እየተጓዝክ ለመስራት አይመቹም። ብቻህን አንድ ዶርም ይዘህ የሆነ ቦታ ላይ ሆነ በቃ ዞሮ ራስህን ከጫጫታ ገለል አድርገህ እቤት ላይ ቁጭ ብሎ ምንም ሳንጎጓዝ የምንሰራችው ስራ ናቸው። እና እንደ አጠቃላይ ምሰራው የመንግስቱ ስራ ተጓጓዤ ነው ማለት ይቻላል። ተጓጓዤ ከምሰራው አካል ነው።

ጠዋት ላይ አብዛኛውን እኔ ቀደም ብዬ ነው የምነሳው አስራ አንድ ሰዓት አስር ሰዓት ያው ሁሌ እነሳለሁ። እና የሚደረገውን ጸሎት ከሆነ ጸሎት አደርጋለሁ አንድ ሰላሳ ደቂቃ ከዛ የሚነበብ መጽሐፍ ትንሽ አነባለው። ከዛ በኋላ የሚታዩ ነገር እንደ ፍሪላንስ ኦንላይን ስራዎችን ሰርች እያደረኩ ምን ተለቀቀ ምን አለ ዛሬ ምን አዲስ ነገር አለ የተለቀቀ የሚለውን ገብቼ አያለሁ። ጠዋት ጠዋት ከዛ ያው ወደ ስራ የምገባ ከሆነ እዘጋጃለሁ ሰላሳ ደቂቃ ሃያ ደቂቃ ሲቀረኝ ማድረግ ያለብኝን ነገር እዘጋጃለሁ። ተዘጋጅቼ ቀጥታ ወደ ስራ እሄዳለሁ ማለት ነው።

በሚገባ ይሄ ምንም ጥያቄ ላይ የሚቀጣ አይደለም ጥያቄ የሚያስጠይቅ አይደለም። አዲስ ቴክኖሎጂ መማር ትወዳለህ ወይ በሚገባ በጣም ነው የምወደው። በአሁኑ ሰዓት አስፈላጊም ነው። ጌዜው ከቴክኖሎጂ ጋር እየሄደ ስለሆነ ወይንም ሙሉ በሙሉ ቴክኖሎጂን ማጥፋት እንጂ ቴክኖሎጂ እስካለ ድረስ ቴክኖሎጂ ለመማር ወደኋላ ማለት ወደኋላ እንደመቅረት እኔን ወደኋላ እንደመጎተት ነው እኔ የሚታየኝ። ምክንያቱም ሁሉ ነገር አሁን በቴክኖሎጂ ነው። ደግሞ በነገራችን ላይ ቴክኖሎጂ አልጠቀምም አልማረም ብትል ግዴታ ተግባር ራሱ ቴክኖሎጂ እንድትጠቀም ያደርጋል። ለምሳሌ ብዙ ነገሮችን ማየት እንችላለን ሞባይል ባንኪንግ። አልጠቀምበትም ብትል ነገ ከነገ ወዲያ በአካል የመላክ በአካል ሄደህ ገንዘብ የማስገባት እድሉ አይኖርም። ሙሉ ለሙሉ ይቆማል ብዬ አስባለው በዚህ አካሄዱ። ስለዚህ ግዴታ መጠቀም አለብህ ማለት ነው። ሌላው አብዛኞቹ አሁን የምናይቸው ስራዎች ሁሉ በቴክኖሎጂ እየተደረጉ ነው ሁሉ ነገር። ቅድም ብያለሁ ታክስ ስትከፍል ሊሆን ይችላል። የመብራት ስትከፍል ሊሆን ይችላል። በቃ አብዛኛው የሚከፈሉ የትምህርት ህፃናት በምታስተምርበት ጊዜ የሚከፈሉ ክፍያዎች በቴክኖሎጂ ሆኗል። ሌላው ብዙ አይነት አሁን መንገድ ትራንስፖርት ላይ መሄድ እንችላለን። የመብራቶች የመኪና መብራት ሊሆን ይችላል የሰው መብራቶች በቴክኖሎጂ የሚሄድ ናቸው። ስለዚህ የቴክኖሎጂን መማር በጣም አስፈለጊ ነው። ጊዜው አሁን የቴክኖሎጂ ነው አብዛኛው። ኢትዮጵያ ላይ አልተለመደም እንጂ የውጭ ድርጅቶች ካምፓኒዎች ስራ ቦታ ሄዶ አይደለም ስራን እየሰሩ ያለው ቢሮ ቁጭ ብለው። እዛው ቢሮ ላይ ሆነው ኦንላይን ላይ ያሉ ሰዎችን ስራ በመቅጠር እንዲሰሩ እያደረጉ ቁጭ ብለው በቴክኖሎጂን ብቻ በመጠቀም። ቁጭ ብለው እያሰሩ ነው ያለው። ስለዚህ ወይም ሙሉ በሙሉ ቴክኖሎጂን አልቀበልም ማለት አለበት እንጂ አንድ ሀገር ቴክኖሎጂ እያለ ቴክኖሎጂ አልማርም ማለት በጣም ይሄ አደገኝነት ነው። እኔ እድሉን ባገኘው ቴክኖሎጂ ስለ ቴክኖሎጂ መማር በጣም ነው የምፈልገው። ማወቅም በጣም ጉጉት አለኝ በቃ። እድሉን ካገኙሁት በደንብ ነው መማር የምፈልገው።

የማስታውሰው ልዩ ባህል አሁን እኔ በእምነቴ ኦርቶዶክስ ነኝ። ኦርቶዶክስ ላይ የሚተገብ የሚ የሚከበሩ በጣም ትልልቅ በዓሎች አሉ፣ በዩኒስኮ የተመዘገቡም በዩኒስኮ ያልተመዘገቡም በጣም ብዙ በዓሎች አሉ። ከአዲሱ አመት ልንጀምር እንችላለን። አዲሱ አመት ተብሎ መስከረም አንድና መስከረም ሁለት ላይ በኢትዮጵያ የሚከበር ራሱን የቻለ በኢትዮጵያ እንዳጠቃላይ የኢትዮጵያ ህዝብ የሚያከብረው በጣም ደማቅ በዓል አለ። ሌላው በእምነቱ ላይ ስንሄድ ጥምቀት አለ፣ መስቀል አለ በቃ አለም ጉድ የሚያሰኝ የአከባበሩ ሁኔታ ቀኖናው ወግ ማእረግ ያለው ምንም የማይረሳ መስቀል አሁንም በቃ አይረሳም። ገጠር ላይ እንደውም የሆነ ደመ ትልቅ ነገር ጠዋት ይቆረጥና ያ እጽዋት ተደምሮ ያድራ ይደመራል። ማታ ላይ ከዛ ሶስት ሰዓት አካባቢ የ የሆነ የራሱ ዜማ አለው። አመት አውዳመት እየተባለ እየተዜመ ያ ደመራ እንዲጣል ይደረጋል። ከተጣለ በኋላ በነጋታው ያ የተጣለው ነገር እንዲ ጠዋት ላይ አስራ አንድ ሰዓትም ሊሆን ይችላል አስራ ሁለት ሰዓትም ሊሆን ይችላል እርጥብ ስለሆነ ይቃጠላል። እርጥቡ እንዲያቃጥልና እንዲጨስ እርጥብ ስለሆነ በጣም ነው የሚጨሰው ከዛ ያ ጭስ ተሰባስቦ ተሰባስቦ ወደ አንድ እንደ ዳመና እንደ ጉም ነገር ይሆንና ወደ አንድ አቅጣጫ ይሄዳል። የሁሉም የአንድ አካባቢ ሁኔታ ስብስብ ብሎ ወደ አንድ አካባቢ ይሄዳል። የዛን ጊዜ የሆነ ሽታ አለው፣ በቃ የሆነ ደስታ ነገር አለው፣ የማይረሳ። ይሄ ራሱ የመጣበት ራሱን የቻለ ትውፊትና ቆግመ ቆግማ ወይም ቀኖና ቀኖና ያለው ነው፣ ዶግማ ወይም ቀኖና ያለው ነው የመጣበት የጌታችን የኢየሱስ ክርስቶስ የተሰቀለበትን መስቀል ከተቀበረ ከሶስት መቶ አመታት በኋላ ለመፈለግ የሄደችዋ ያንን ለማግኘት ይሄንን ማንደድ አለብሽ ተብላ ለልተነገራት ያን አቃጠለች እና ልክ ያ ጉም ተሰባስቦ ሄዶ ያረፈበት ቦታ መስቀሉ እንዳለ ማመልከቻ ነው ተብሎ ተነገራትና ያንን መስቀል ፈልጋ ያገኘችበት የራሱ የሆነ ትውፊት ስላለው ነው ይሄ የሚከበረው። እና የማልረሳው ልዩ ባህል ይሄ ነው። ሌላው ከባህል ከባህል ውጭ ያለው ብዙ አይነት ባህል የተባለ የሚከበር አለ። ያው አሁን ዘመን አመጣሽም ተብሎ የሚከበር እንደ ባህል አለ። ግን እሱን እኔ ደጋፊ አይደለውም። ይሄንኑ ዩኒቨርሲቲ ከሄድኩ በኋላ ነው። ይሄ ማርች ኤይት እያሉ ለውጪዎች የራሳቸው ባህል ነው። የራሳቸው ምክንያት ኖሮት የሚከበር ነው። እኛ ሀገር ግን ውጮችን በማየት ብቻ የሚያከብር አለ። ይሄ ይሄ በየ እየተሳተ ነው በቃ። ባህሌ ነው ላለ ሰው ለማክበሩ በጣም ጥሩ ነው። ግን ሌላው ሰው አብሮ መቀበል እኔ አልመክርም። የእብዶች የእብዶች ቀን የሚባል አለ፣ ከለር ደይ እያሉ የሚያከብሩት አለ። ይሄ ከየት እንደመጣ፣ ለምን እንደሚከበር፣ መቼ እንደመጣ፣ ሳያውቅ የሚያከብር ወጣት አለ። ይሄን እንዲያከብሩ አልፈ አልፈልግም።

እውነቱን ለመናገር በቡድን መስራት አልወድም። ለምን ቢባል? አሁን በቡድን የሚሰራ ስራ እንዴት ቀላል እሱ ይሰራዋል እሱ ይሰራዋል እንደ ግል አድርጎ ሰዎች አይሰሩም። እና እኔ አብዛኛውን የግል ስራ ነው በጣም ነው የምወደው። ውጤታማ ልትሆን ትችላለህ ግን አብዛኛውን ጊዜ ውጤታማ አትሆንም በቡድን የምትሰራው። ምክንያቱም በቃ አብዛኛው አሁን በቡድን የምሰራ ሰው ከልቡ አይሰራም። ከልቡ አይሰራም ምን እኔ ብቻ ልካፍል እሱ ቢሰራውም እኩል ስለምንካፍል ይስራ የሚል። ወደ ሰው የመገፍተር አለ ለምሳሌ አሁን በቡድን ስትሰራ ሁለት ሰዓት መገኘት አለብን ካለ ሶስት ሰዓት አራት ሰዓት ሊቆይ ይችላል። ቀድሞ የሚመጣ እንደውም ጭራሽ አይኖርም። ለምነው እኔ ቀድሜ የምሄድ የሚል ስራ አለ። የግልህ ግን ሲሆን። አሁን ለምሳሌ ሁለት ሰዓት መስራት መግባት አለብኝ ካልክ አስራ ሁለት ሰዓት እራሱ ልትሄድ ትችላለህ። በቃ ይሄን መጨረስ አለብኝ ነው እንጂ ይሄን ያህል ሰዓት መስራት አለብኝ። ብለህ አይደለም የምትሰራ። እና አብዛኛውን በቡድን የሚሰሩ ስራዎችን አልደግፍም ያጓትታል። ለምሳሌ እኔ ጄኒ የሚባል ካምባኒ እየሰራን እያለ ሌላ ተጨማሪ አንዳንድ ሰው ግዴታ መያዝ አለብን። እና ያንን ስራ ለመስራት ልክ ነው ፕሮግራም ይዤ በቃ ዘጠኝ ሰዓት እንገናኝ ስምንት ሰዓት እንገናኝ ብዬ ቀጥሬው። የማይመጣ አለ ወይም ስምንት ሰዓት ብየው ዘጠኝ ሰዓት የሚመጣ አለ። አስር ሰዓት የሚመጣ አለ። ይሄ እንዳልሰራ ወደኋላ የሚጎትተኝ ነው። አሁን ለጄኒ እንግዲህ አንድ ወር ምናምን ነው ቆይቶ የነበር ግን የሰራሁት ሁለት መቶ ቪዲዮ አይበልጥም። ይሄ ምንድን ነው? በጋራ ስለምንሰራ አብረውኝ የሚሰሩ ሰዎች ሞራል ስለሌለ። በተባሉበት ሰዓት ስለማይገኙ በዛ ምክንያት ሁለት መቶ ቪድዮ ብቻ በአንድ ወር እንድሰራ ተገደጃለሁ። ግን አሁን ይሄ የእናንተ አንድ ሰው ብቻ ነው የሚሰራው ሌላ ሰው አያስፈልግም። የብቻህን ስለሆነ የሚሰራ በአንድ ጊዜ መቶውንም ርዕስ የመጨርስ እድሉ አለ። ይሄው ከጀመርኩ ሶስት ቀኔ ነው ወደ ሶስት መቶ ቪዲዮ እየለገትኩ ነው አንድ ሃምሳ ነው የቀረኝ። እና እኔ እንደ እኔ በቡድን የሚሰሩ ስራዎች ይሄን ያህል አልመክርም ምክንያቱም ውጤታማ አትሆንም። ከተግባባህ በጣም ነው የምት በርግጥ አሁን በቡድን መስራት ሲባል ይለያያል። አንድ አይነት ስራዎችን በቡድን መስራት እኔ አልመክርም። ይሄን አሁን ለምሳሌ አንድ ድርጅት ከሆነ ቪዲዮ ኤዲተር ካስፈለገው ቪዲዮ ኤዲተር ሌላ ይቀጥራል። ካሽር ካስፈለገው ሌላ ካሽር ይቀጥራል። ጉልበት ሰራተኛ ከስፈለገው ሌላ ጉልበት ሰራተኛ እንደዚህ አድርጎ መስራት ይቻላል። ግን አንድ አይነት ስራ አንድ ቦታ ላይ ተሰባስቦ መስራት እኔ አልመክርም ውጤታማም አያደርግም።

ዛሬ ያለው የአየሩ ሁኔታ ገና እንደተኛው ነው ከሌሊቱም አስር ሰዓት ነው ወደ ውጭ አልወጣሁም። ግን ከሰነበተው ተነስቼ የዛሬውንም የአየር ሁኔታ ለመግለጽ ስሞክር በጣም እየቀሰቀሰ ነው በጣም ብርድ እየሆነ ነው። በሃይለኛው የሆነ ወቅቶች እየተቀየሩ ይመስለኛል በጣም እየቀዘቀዘ በጣም ብርድ እየሆነ ያለበት ሁኔታ ነው። ጠዋትም ነው የምንነሳው ለዛም ይመስለኛል። በጣም ቀዝቃዛ ነው።

እኔ የምጠቀመው ብርድ ልብስ አንድ እንሶላ ነው አንድ ብርድ ልብስ ነው። ሌላ አልጠቃም። ሙቀትም ቢሆን ቀዝቃዛም ቢሆን እሱን ራሱን ብቻ ነው የምጠቀመው። በጣም ተቀዘቀዘ። የውስጥ እንደ ቱታ አይነት ወይም ቢጃማ ሊባል ይችላል እንደሱ አይነቶችን ለብሼ እተኛለሁ። እንጂ የምጠቀመው አንድ ብቻ ነው አንድ ብርድ ልብስ ነው የምጠቀመው። እርግጥ ሙቀት ስለሆነ ምንም ሌላ መጨመርም አይጠበቅብኝም ሞ የሚሞቅ ነው ብርድልብሱ። እና ምጠቀመው አንድ ነው

ስራ አድካሚ ነው። አ፣ ስራ ተብሎ የማያደክም ሰራ የለም ስራው ሁሉ አድካሚ ነው ግን የሚያደክምበት ሁኔታ ይለያያል። መጠኑ በመጠን ሊለያይ ይችላል። ለምሳሌ አሁን በጉልበት የሚሰራ ስራ ከሆነ ለአንድ ጊዜ የሆነ ድክም ያደርጋል ከዛ ከስራ አምስት ደቂቃ በኋላ ከሃያ ደቂቃ በኋላ ያ ድካም ሊለቅ ይችላል ግን አሁን በጭንቅላት የሚሰሩ ስራዎች በጣም አድካሚ ናቸው ከጉልበት ስራ የበለጠ በጣም አድካሚ ጭንቅላት ደከመ ማለት ሞር ሰውነት የለም ማለት ነው። እና እኔ አብዛኛውን አሁን እንደ እንደ ኦንላይን ስራ ነው የምሰራው፣ የኮምፒውተር ስራ ነው በቃ ከሸክም ጋር ሳይሆን ከጭንቅላት ጋር ማገናዘብ ቢሮ ላይ አሁን በጣም የቁጥር ስራ ነው የምሰራ ቁጥር ደግሞ በባህሪው በጣም አድካሚ ነው። ከሚያድክሙ ነገሮች፣ ትኩረት ከሚጠይቁ ነገሮች እሱ ስለሆነ ትኩረት በጣም በሰጠህ ቁጥር፣ በጣም ባገናዘብክ ቁጥር የማድከም ድሉ በጣም ሀይለኛ ነው እና የምሰራው ስራ አድካሚ ነው ያድክማል ጭንቅላት ይሄ ጭንቅላት ስራ ስለሆነ ለምሳሌ አሁን መጽሐፍ ከሆነ የምታንብ የምናንብ አንድ ሰዓት ወይም ሰላሳ ደቂቃ እንዳነበብን ማረፍ አለብን በጣም ስለሚያደክም ማለት ነው። ጭንቅላት ሀይለኛ እረፍት ስለሚያስፈልገው ይሄ ምንድነው ማረፍ ስላለበት ነው እና እንደ አጠቃላይ በጭንቅላት የሚሰሩ ስራዎች በጣም አድካሚ ናቸው። የኔ ስራ ምንድነው አድካሚ ነው ብዬ ነው የማስበው፣ አድካሚ ነው ቁጥር ነክ ስለሆነ

ብዙ ሰነዶችን ታዘጋጃለህ ወይ? አዎ ብዙ ሰነዶችን ነው ማዘጋጅ። የኦንላይንም ስራ ለስራ መጽሐፍም ላንብብ የሆነ ማስታወሻ ነገር ጥጊ ያለ ያ ማስታወሻ ሁሌ። በቃ በምናገርበት ጊዜ የሆነ ነገር በምከፍትበት ጊዜ እዛ ማስታወሻ ላይ የሆነ ነገር እፅፋለው። በጣም ነው ማዘጋጅ ሰነዶችን። ምክንያቱም አሁን ኢሜል ተጠቅሜ የሆነ አካውንት ምከፍት ከሆነ በዛ ለከፈትኩት ነገር ኢሜሌን ፓስዋርዴን በዴምፕ እጥፋለሁ። ግን ሁሌ ማስታወሻ እይዛለሁ ለዶክሜንት ለሰነድ ማዘጋጃ። ሌላው የለተቀን ውሎዬን ዲያሪያሌ የመጽሐፍ ልምድ አለኝ። አሁን እኔ እስካሁን ባለው የኔን የህይወት ታሪክ ወደ አርባ ገጥ ጽፌያለሁ። ሌት ተቀን ምን እያረኩ እንደሆነ እንዴት እንደሆነ እየጻፍኩ ነው። ሚገርመው ስጥፈው ያሰነድ ሳስቀምጠው እዛው ላይ የጻፍኩት እያለ ምንም አይመስለኝም። ግን ቆየት ብዬ ከወር ከሁለት ወር በኋላ ያንን የጻፍኩትን ሳነብ በጣም ነው ምደሰት። እንዴት እንደሚያምር። አሁን እሱ ምንድነው ሚቀረው? አርባ ገጥ ነው። በዴም አስተካክዬ መጨመር ካለብኝ የመሃል ላይ እየጨመርኩ ሚቀነስም ካለ እየቀነስኩ የቀን ስህተት ካለ ያን እያስተካከልኩ በደንብ አንብቤ ወደ አንድ ደብተር ለማስቀመጥ አቅጃለሁ። እና ባጠቃላይ ሰነዶችን አዘጋጃለሁ የማዘጋጀትም ፍላጎቱ አለኝ።

የስራ ቦታ ደህንነቱ በጣም ጥሩ ነው። የተከበረም ምክንያቱም ዋና ከተማው ላይ ነው የሚኖር። ተጎኑ ብሔራዊ ባንክ ወይም የኢትዮጵያ ሙሉ የባንኮች ዋነኛው ሀላፊያቸው ባንክ እዘው ጥጋችን አብሮ የተያያዘ ነው። ብሔራዊ ባንክ። በዛንኘው ጎን ስንሄድ ደግሞ ፌደራል ስቢል ሰርቪስ የፌደራሎች የመኖሪያ ካምፓቸው ነው። ከጎን ነው። ከፊት ለፊቱ ስንሄድ ደግሞ አርቲፊሻል ኢንተለጀንሲ ወይም አሁን በአለም ላይ በጣም የረቀቀው የቴክኖሎጂ ዋናው ተቋም እዛው ፊት ለፊት ነው። ከደኋላ ስንሄድ ደግሞ ፋና ፋና ቴሌቪዥን ወይም ፋና ቦርካስት። ከኋላችን ነው ያለ። ፋና ቦርካስትም ዜና የሚያሰራጭ ፕሮግራምን የሚያደርግ ስለሆነ እየተጠበቀ ነው የሚኖር። ብሔራዊ ባንክም ብር ስለሆነ የብር ጉዳይ ስለሆነ በጣም እየተጠበቀ ነው የሚኖር። ፌደራል ሲቪል ሰርቪስ ራሳቸው ፌደራል እንግዲህ እንኳን ለራሳቸው ሰው ነው የሚጠብቁ ናቸው። እዚህ መካከል ላይ ስለሆነ የኛ የስራ ቦታችንን በጣም ደህንነት እየተጠበቀ ነው። እነሱ ብቻ አይደለም የኛም። መስሪያ ቤቱ የኢትዮጵያ ሙሉ ቅርስ እዛ ውስጥ ነው ያለው። የኢትዮጵያ ቅርጽ የተባለ ነገር ሙሉ እዛ መስሪያ ቤት ስላለ በደምብ ነው የሚጠበቅ። በጣም ብዙ ዘበኞች አሉ። በሱ ነው የሚጠበቅ ዋና ዋናው ላይ ካሜራ አለ። ማን እንደወጣ ማን እንደገባ የሚቀርጥ ልት ተቀን። ሃያ አራት ሰዓት የሚሰራ ካሜራ አለ። እና ያለው መስሪያ ቤት ቤት ያለው ሁኔታ ምንም እሚያሳስብ አይደለም። በጣም ደህንነቱ የተጠበቀ ነው።

ብዙ የቤት እቃዎችን እጠቀማለሁ ይኸው የአገልግሎታቸው የአጠቃቀማቸው ሁኔታ ሊለያይ ይችላል እንጂ የማይጠቅም እቃ የለም ሁሉም ይጠቅማል። ከማብሰያ ጀምሮ እስከመመገቢያ ድረስ ያሉ ብዙ እቅዎች አሉ ውስጥ ላይ ተዘርዝሮ የማያልቁ እነሱ ሁሉ ግን ከትልልቆች ስንነሳ አሁን ሶፋ አለ በቃ ስራው ውለህ መጠህ ደክመህ በጣም ሰውነትህ ሁሉ ዝሎ መተህ እርፍ የምትልበት ሶፋ አለ በጣም የሚጠቅም ሌላው አንዳንዴ ሲደብርህ ለመዝናናት የሆነ ነገር ቴሌቪዥን አለ። ቴሌቪዥንን ከፍቶ ማየት ማዳመጥ ሙዚቃ ሊሆን ይችላል ሌላ ዜናዎችን ሊሆን ይችላል መዝናኛ እንደ ቲያትር ወይም ተከታታይ ድራማ ሊሆን ይችላል እነሱን በማየት የምትጠቀምበት እቃ ቴሌቪዥን አለ። ሌላው እንደ ቁም ሳጥን አለ። እነሱ ሁሉ ግን ከትልልቆች ስንነሳ አሁን ሶፋ አለ በቃ ስራ ውለህ መጥተህ፣ ደክመህ በጣም ሰውነትህ ሁሉ ዝሎ መተህ እርፍ የምትልበት ነገር አለ ይሄ አለ የቤት እቃ እቃ መጠቀሚዎች እና እንደ አጠቃላይ ምን የቤት እቃዎችን ትጠቀማለህ የሚለው ብዙ የቤት እቃዎችን እጠቀማለሁ ለመዘርዘር ተዘርዞ የሚያልቅ አይደለም።

ምን አይነት ልብስ ትወዳለህ ለሚለው በነገራችን ላይ እኔ የልብስ ፋሽን ወዳጅ አይደለሁም። ግን ሰውነቴ ልይ ያምራል በኔ ያምራል ካልኩ የቆየ ልብስም ቢሆን ሰውነቴ ላይ የሚሄድልኝ ከሆነ መልበስ በጣም ነው የሚያስደስተኝ። አ አሁን አለ አንዳንድ ሰው ዛሬ ፋሽን መጣ ከተባለ ፋሽኑን ገዝቶ የምለብስ አለ። እኔ ይሄን አልደግፍም። ፋሽን ራሱ ምንድነው? ፋሽንን ፋሽን የሚያደርገው ያንተ የአለባበስ ሁኔታ ነው። በነገራችን ላይ? ያለውን ልብስ በደንብ ታጥባለህ በደንብ የምትተኩስ ከሆነ ታስተኩሳለህ። በፕሮግራም በደንብ መልበስ ይሄ ነው። ምን አይነት ልብስ ትወዳለህ? አሁን የ በጣም የምጠቀመው ጅንስ ነው። አብዛኛውን ጅንስግን እሱም የስራ ቦታ ስሄድ ግዴታ መልበስ በቃ አለ አይደል? ይኸው መምሰል ስላለብህ ለብሰህ ትሄዳለ። እንጂ እቤት ሲሆን ቱታን ነው የምለብስ። ቱታን ለምን ወደድክ? ለሰውነቴ በጣም ነው የምመች ሰውነትን አያጨናንቅም። ለሰውነት ምቹ ነው እንደዚህ የምትንቀሳቀስ ምንም ነገር በቃ ይሆናል። የምመቼ ለሰውነቴ ቀላል ነገር ስለሆነ ስለሚመቸኝ አብዛኛውን ቱታ ነው የምለብሰው እቤት ላይ። እና የምወደው በቃ ትውታ እና ጂንስ ነው። እኔ ከእኔ ሰውነት ሸሚዝ። እንደየሁኔታው ፀሀይ ከሆነ ቀለል ያላ ሸሚዝ ብር ከሆነ ደግሞ ተለቅ ያለ። ሸ ሸሚዝ እንደ ጃኬት አይነቶችን የ መልበስ እወዳለሁ። ይሄን ይመስላል። ሌላው በቲሸርት መሆንም በጣም ነው የሚያስደስተኝ በቃ የሆነ አለ አይደል ሰውነቴ። ነጻነት የሚሰጠኝ ነገር እነዚህ አይነት እንደዚህ አይነት ልብሶችን በጣም ነው የምወደው

ቅሬታዎችን እንዴት ታስተናግዳለህ? ለሚለው ሰው ሆኖ ተፈጥሮ መቼም ቅሬታ ማይኖር ነገር የለም ይኖራል። ግን እንዴት ነው ምታስተናግድ ከተባለ። እሰማለሁ የሚሉትን ነገር በደብ አዳምጣለሁ። እከዛ ይሄ ያሉት ነገር ልክ ነው እንዴ ብዬ ለራሴ ጊዜ እሰጣለሁ ብቻዬን እጠይቃለሁ። ምንድነው? ከእኔ ነው ስህተቱ እኔ የሰራሁት ነው ነውስ ምንድነው እልና? ያን ለቀረበልኝ ቅሬታ በደንብ ራሴን እጠይቃለሁ። በቃ አይቼ አገናዝቤ ምናምን ልክ ከሆነ ለመታረም እሞክራለሁ። ግን እሱ የመሰለውን ብቻ ከሆነ ቅሬታው የተናገረው እመርምርና አይ እሱ እሱ በዚህ በዚህ ተረድቶት ነው። እሱ ይሄ ይሄን ማረግ ስላልፈለገ ነው። ስለዚህ ከዚህማ ወደኋላ አልሄድም ብዬ የማይሆን ከሆነ እቀጥላለሁ በዛው ነው ምቀጥል ቅሬታውን ሳልቀበል ግን አስፈላጊ ከሆነ ይኸው እቀበላለሁ። ለምሳሌ አሁን አለ አንድ አብሮኝ የተማረ ልጅ አለ ሌላ የተሻለ ስራ ወደ መንግስት እንድገባ ብቻ ምንም የኦንላይን ስራ እንድሰራ ማይፈልግ ልጅ አለ። በቃ ወደተሻለ የመንግስት ስራ ግባ ይሄ ኦንላይን ኦንላይን ለምን ትላለህ ይላል። ስለዚህ አሁን ይሄ ለሱ ቅሬታው ነው። አምኖ መቀበል የኔ ነው ሀላፊነቱ እዚህ ጋር ነው። አሁን እሱ እንደዚህ ብሎኛል ብዬ ኦላይን ትቼ ወደ ተሻለ ስራ ብገባ ይሻላል አይሻልም ሚለውን ማገናዘብ ያለብኝ እኔ ነኝ። አሁን ሀሳብ የሱን ቅሬታ አልተቀበልኩትም። አሁንም እንገጥማለን ለምን አትቀበልም ይላል። ምክንያቱ ምንድነው? ተቀጥረ ስትሰራ ደሃ ነው በቃ ደሃ ማለት ነው ይሄ ግልጽ ነው። እድገት የለም ግልኮስ እንደተወጋ ሰው በቃ ዝም ታስረህ የመኖር ስራ ነው። ተቀጥሮ መስራት ማለት እኔ ደግሞ እሱን ነገር አልፈልግም ቢሰካልኝ መውጣትን ነው ምፈልግ። ስለዚህ ከኦንላይን ስራ ወደኋላ አልልም። ብዙ የኦላይን ስራ ማይከፍሉ አሉ አዎ አለ ለፍተህ ትቀራለህ አለ በደብ አለ። ብዙ ለፍታን የቀረነው ብዙም እየተበላን ነው ይሄ ይታወቃል። ብርንም ልትበላ ትችላለህ። ብዙም ብዙ ዋጋ ከፍለህ አንድ ወርም ሳትተኛ ሰርተህ ብር ላታገኝ ትችላለህ ይሄ ይታወቃል። ግን ይሄ ይሆናል ብለህ ወደኋላ አላልም እና እንደዚህ አይነት ቅርቶችን ብዙም አልቀበልም። ካላሰብኩበት እኔ ካላመንኩበት አልቀበልም። ማምንበት ከሆነ ራሴን ጠይቄ ገምግሜ እቀበላለሁ። ቅሬታ ሚያቀርብ ሰው በጣም ሲጀመር ወሳኝ ነው። እንደኔ አስፈላጊ ነው እላለሁ ምክንያቱም ለኔ ያላልታየኝ ነገር ለእሱ ስለሚታይ የኔን ከፍተት መናገር በጣም ወሳኝ ነው። በጣም መስሪያ ቤት አሁን ስብሰባው ምናረግበት ሰዓት የሆነ ስለኔ ንገሩኝ። ማስተካከል ምፈልገው ነገር ስላለ የሚታያችሁን ነገር ንገሩኝ አልኩኝ እና አንዷ ሀላፊያችን የሆነ ችግር አለብህ። ሚያስፈልግ ነገር ሲሆን የጠፋ ነገር ሲሆን በቃ የሆነ ማወቅ ምትፈልገው ነገር ካለ የመጠየቅ ልምድ ይኖርህ። እየጠየክ አይደለም አለችኝ። በጣም በቃ የተቀበልኩት ቅሬታ ይሄ ነው። እየጠየቅ አይደለም አዎ እየጠየቁ አይደለም። በሚፈልገኝ በሚያስፈልገኝ ሰዓት እጠይቃለሁ ወይ አልጠይቅም። ይሄ እኔ የያዘኝ በሽታ እንደሆነ ግልጽ ነው። ብዬ ነው የተቀበልኩት የዛን ጊዜ እና እንዲህ አይነት ግልጽ የሆኑ ቅሬታ ሲመጡ በደንብ ነው የምቀበል። አይሆንም ብዬ ካመንኩ አይሆንም ነው። ደረቅ ነው። ይሄ ይታወቃል።

እሳት ለማንደድ ምን ትጠቀማለህ ይላል? አሁን እሳት ለማንደድ ብዙ ነገር አለ በመጀመሪያ የሚነደው ነገር ማቅረብ አለብን እንጨት ሊሆን ይችላል ኩበት ሊሆን ይችላል ሌላ ገለባ ነገርም ሊሆን ይችላል። የሚነደው ነገር በፊት ይቀርባል። ያን ካቀረብነው በኋላ ወደሚቀርብበት ቦታ ራሱ የቻለ ማድ ቤት ወይም ማንደጃ ቤት ላይ በማስጠጋት ያንን በእሳት ለኩሶ የማንደድ ስራ ነው። እሳት ለማንደድ ምንም እንጠቀማለን ይኸው በቃ ዋነኛው እንጨት ነው። በቃ እንጨት ከፀረ አካባቢ እኩበት ይባላል። እኩበትን ካላወቅክ። እንስሳት አሉ ከብት ሊሆን ይችላል በቅሎ ሊሆን ይችላል ፍየል ሊሆን ይችላል ከእነሱ የሚወጣ የሰገራ የእነሱ አስተዋጽኦ ነው። እሱን በማድረቅ ፀሀይ በማስመታት በደንብ አዘጋጅቶ እሱን ወደ ማገዶነት የሚቀየር ነው። እንጨት ማለት ሌላው ከሰል ሊሆን ይችላል። ከሰል ለሙካ እንጨት የሚወጣ አስተዋጦው። ሙሉ እንጨቱን አፈር ውስጥ ደብቆ በማቃጠል ያን ወደ ከሰል እንቀይረው ያን ከሰል ደግሞ እንደገና ለእሳትነት የመጠቀም ስራ። ይሄን ይመስላል በቃ በዋነኝነት የምንጠቀማቸው እንጨት ኩበት ከሰል። ሌላ ገለባ ምናምን እንደዚህ ገለባ ማለት የጤፍ ሊሆን ይችላል። የዘው የእንጨቱ ገለባው እንደ ጀርጀር አይነት ሊሆን ይችላል። የገለባ አስተዋጽኦ እነዚህ እነዚህን ነው ለማገዶነት የምንጠቀም ለሳትነት የምንጠቀማቸው

በጣም ሚገርም ሀሳብ እኔ አሁን ልጨርስ ብዬ ነበር ግን ይሄን ርዕስ ካየሁ በኋላ ልቀጥል እያልኩ ነው። ምን ያህል ጊዜ መጽሐፍ ታነባለህ? አሁን በሰአት ይገለጥ ከተባለ? ምን ያህል በቀን ታነባለህ በሰአት ብባል? ይሄ ነው ለማለት ይከብዳል ምክንያቱም ማንበብ ከጀመርኩ አንድ ሰዓትም ሁለት ሰዓትም አንዴ ላነብ እችላለሁ። በቃ ደስ ይለኛል። በቀንም ማላነብበት አለ። እንደዝ ነው ሁኔታው። በቃ በተከታታይ በተከታታይ የማነብበትም ሰዓት አለ። አንድ ሳምንትም ሁለት ሳምንትም የማላነብበት ሰዓት አለ። ይሄ ምንድነው? በቃ የሆነ ነገሮች አላመቻች ሲል። እንደዚህ አሁን እንዳሉ አይነት የማይገኙ እድሎች ደግሞ የማይገኙ እድሎች ሲመጡ እነሱን እድል ለማስቀደም ስል። ከመጽሐፍ ከማንበብ ወደ ኋላ እላለው እንጂ። ይኸው ባልኝ አቅም የተወሰኑ መጽሐፎችን የማንበብ እድል አለኝ እስካሁን ባለው አርባ ወይም እንደዛ ከሰላሳ እስከ አራባ ባላው መጽሐፍ አንብቤያለሁ። የነሱን ፍሬ የሆነ ነገር ይኖራል ብዬ አስባለሁ ምክንያቱም። አንድ መጽሐፍ ስታነብ የሆነ ገቢ እንደምታገኝ እርግጠኛ ነው ይሄ ምንም የሚካድ አይደለም። ሰው ምንድነው ገቢ የሚል ቀጥታ ኪስ ላይ የሚገባውን ብር ብቻ ነው የሚያስብ እሱ አይደለም። ኝ ለሆነ ስራ ስትሰራ ያን ስራ እንዴት እንደምትሰራው እንዴት በብልሃት መስራት እንዳለብህ። አንድ መጽሐፍ ካስተማርህ ይሄ ዋናው አንዱ ገቢ ነው። ሌላው የሆነ ችግር ሲያጋጥምህ። በምትሰራበት ሊሆን ይችላል በምትንቀሳቀስበት ሊሆን ይችላል። የሆነ ችግር የሆነ አደጋ ነገር ሲያጋጥም። ያንን ችግር እንዴት መፍታት እንዳለብህ ከአንድ መጽሐፍ አንብበህ የተረዳ ከሆነ ይሄ አንዱ የገቢ ምንጭ ነው። በቃ ይሄን ይሄን ይመስላል። ሌላው እንደ ገቢ ነው ብለህ የምቆጥረው። አሁን ወንጀለኛው የሚል መጽሐፍ ያነበበ ሰውዬ ወንጀል ምን እንደሆነ ወንጀል ምን አስከፊ እንደሆነ። ምን ዋጋ እንደሚያስከፍል ከዛ መጽሐፍ ከተረዳ ራሱን ጠበቀ ማለት ነው። ራሱን ከመጠበቅ በላይ ገንዘብ የለም። በቃ የመጽሐፍ ይሄ ነው። አባ ክብረ ግዳን ይላል። ምንም ስራ ከሌለህ ተመርቀህ ሁለት አመት ሶስት አመት ምንም ስራ ከሌለህ ዝም ብለህ መጽሐፍ አምብብ። መጽሐፍ ስታነብ ገንዘብ ታገኛለህ ነው የሚለው። የመጽሃፍ ቤተክርስቲያን አስተማሪ ናቸው። እንደዚህ ሚሉ ይሄ እውነት ነው ምንም የሚዋሽ አይደለም። አንተም ምን ምን ጠቀመህ ልትል ትችላለህ? መጽሐፍ ማንበብ የጀመርኩት መየት ነው። አስራ ሁለተኛ አስራ አንደኛ ክፍል ስገባ ነው ፍቅር እስከ መቃብር የሚል መጽሐፍ አነበብኩ ለመጀመሪያ ጊዜ። በጣም ነው የወደድኩት። አምስት መቶ አምስት መቶ ሃምሳ አምስት ገጥ ነው። አምስት መቶ ሃምሳ አምስት ገጥ ለመጀመሪያ ማንበብ። በጣም ከባድ ነው በነገራችን ላይ ትኩረት ይጠይቃል። ጥናት ይጠይቃል። ግን ያን መጽሐፍ ያነበብኩት እንዲጨርሰው የሚያደርገኝ የታሪኩ የፍቅሩ ታሪክ በጣም ሳቢ ስለሆነ። ለጀማሪ ሰው ፍቅር እስተ መቃብር በጣም ቀላል ስለሆነ። እያጓጓ እያጓጓ ስለሆነ የሚተረክ ደስ እያለኝ ነው ያነበብኩት። ከእሱ ብቻ ምን ተማርክ ብትል ፍቅር ምን እንደሆነ ግልጥ አድርጎ ያሳይህ። ለሰው ልጅ ፍቅርም ማስፈላጊ ነው። ግን እንዴት መንከባከብ እንዳለብህ የሚያሳይ። የሚገርም ታሪክ። ደራሲ አዲስ አለማየሁ በጣም ነው የምናመሰግን ለዚህ አበርክቶ። እና ይሄን ያስተምራል በቃ ፍቅር እንዴት መያዝ እንዳለብህ እስከምን ድረስ መሄድ እንዳለብህ በደንብ እሚያስተምር። በቃ እንዲህ አይነቶችን እንጂ የጀመርኩ ይሄ ነው ጥቅሙ ሌላው አሁን በአሁኑ ሰዓት። የማነባቸው በቃ የሆነ አነቃቂ ቢዝነስን እንዴት እንደምታስተዳድር። ስራህን እንዴት መስራት እንዳለብህ። ጊዜን በተለይ ጊዜ እንደምትጠቀም እንዳለብህ የሚያነቃቁ መጽሐፎችን በጣም ነው የማነብ። እና ለዛም ይመስለኛል አሁን እንደ ቀደሞ አይደለሁም። ቀደም ከአራት ሰዓት እስከ ስድስት ሰዓት ስልክ አወራለሁ። ዳታ አብርቼ እጣጣፋለሁ በቴሌግራም በኢሞ። በቃ ብዙ ነገር ሁለት ሰዓት ሶስት ሰዓት ያህል የማወራበት ሰዓት ነበረኝ። አሁን የለም። ይሄ ምንም በተግባር የምታየው ከየት ነው? የመጣህ ከመጽሐፍ ምንም አይነት ጥርጥር የለውም። አሁን ጭራሽ ስልክ አላወራም እንኳን ይሄ። ዝም ብሎ ትርኪ ምርኪ የሚያወራ። በስልክ ይቅርና ቤተሰብ ጋር በፕሮግራም ነው የምደውል። ደውሎ አላነሳም እኔ ሲመችኝ ነው የምደውል። ይሄ ምንድነው? ጊዜህን እንዴት መጠቀም እንዳለብን። ከመጽሐፍ የተማርኩት ስለሆነ። እኔ መጽሐፍ ጥቅም ይሄ ነው ይመስላል። አመሰግናለሁ

ኮፍያ ማድረግ አልወድም። አድርጌም አላውቅም። አደረኩ ቢባል ይሄ ጃኬቱ እንደዚህ በኮፍያ ያለው ብርድ ሲሆን እሱን ልለብስ እችላለሁ እንጂ የብቻዋን እቺ ኮፍዬ አላደርግም። የማላደርግበት ምክንያት በሱ አዘውትረን የምንጠቀም ከሆነ ፀጉራችንን የመምለጥ ሀይል አለው። ያለ ጊዜው እንዲመለጥ ያደርጋል። ሌላ ኮፍያውን ባደረግን ቁጥር አይናችን ያን የኮፍየውን ጥላ ይለምድና ያለ ኮፍያ ልናይ ስንል በጣም ያስቸግረናል። እና እኔ ኮፍያ ማድረግ ኮፍያ ማድረግ አልወድም። እንደ አጠቃላይ አልወድም። አላደርግም ሲጀመር። እስካሁን ባለው እያደረኩ አይደለም። ሙሉ በሙሉ ጠጉሬ የሚመለጥ ከሆነ ቀጥታ ያው ኮፍያ አደርጋለሁ። ምክንያቱም ፀጉሬ ይመለጣል ብዬ ነው እስካሁን የማላደርገው ከተመለጠ ምን ችግር አለው? ማድረግ ነው። ግን እስካሁን ባለው ኮፍያው ማድረግ አልወድም።

አዎ ፍየል አይተህ ሳይሆን አብረን አሳድገን አርብተናል። ፍየል ማለት ይኸው ተበ ተበግ ጋር አብሮ ተላምዶ የሚኖር በቃ የበግ ዝርያ ነው። ቀንድ ስላለው ብቻ ነው የሚለይ እና በአፈጣጠሩ የተወሰነ በጅኖ ምናምን እንጂ እንደ በግ አይነት ነው። እዛው አብረን አሁን ለኛ ቤት ባይኖርም ባይኖርም አሁን ለጎረቤት ምናምን ይኖራል። ልንጠብቅ ስንሄድ አብሮ ፍያሉም ስለሚመጣ አብረን ነው በቃ እየጠበቅናቸው አብረን ነው የምንውል። ምን አይነት ናት ካልክ ፍየል? በግ ነው የምትመስል አራት እግር አላት። ቀንድ ወደ ላይ ወደ ላይ የሆነ ቀንድ አላት ሁለት ቀንድ ሁለት ጆሮ። ጂናዋ ደግሞ ወደ ላይ እንደ ውሻ ወደ ላይ የተመለሰ ነው። ይሄ ነው። ፍየል ማለት አገልግሎቷ ምንድነው? ትረባለች ትወልዳለች ሁለት ሶስት ነው የምትወልድ እሷ ደግሞ አብዛኛውን ጊዜ ሁለት ሶስት ነው የምትወልድ ቶሎ ቶሎ የምትወልደው። ለሰዎች የምትሰጠው አገልግሎት ለምግብነት ለስጋ ለስጋ ምግብነት ነው። ሌላ ምንም አገልግሎት የላትም። የፍየል እንዲህ ሰራ ምናምንም አትሰራም። ለምግብነት ብቻ ነው የምታገለግል። አንዳንድ አካባቢ ጡታቸውን አልቦም የሚጠቡም አሉ ወደ ወሎ አካባቢ ይባላል። እንደ ግመል ፍየልንም ወተት ይጠባሉ የሚባል ይጠጣሉ የሚባል ነገር ሰምቻለሁ። ስለዚህ በዋናነት አገልግሎቷ ለምግብነት ብቻ የምትውል ፍየል ትባላለች

እንግዲህ የምትመኘው የእረፍት ጊዜ ምንድነው? ለሚለው መቼም የሰው ልጅ ይሰራል በቀን ሃያ አራት ሰዓት ተሰጥቶታል ሳምንት ሰባት ቀናት በወር። ሰላሳ ቀናት በአመት ሶስት መቶ ስልሳ አምስት ቀናትን ተሰጥቶታል። እና በዚህ አሁን በሃያ አራት ሰዓት ላይ ራሱ በሚሰራበት ሰዓት እረፍት ያስፈልገዋል። ሃያ አራት ሰአቱን ሙሉ አይሰራም እንደውም ከሃያ አራት ሰዓቱ ስምንቱ የእንቅልፍ ነው። ስምንት ሰዓት የሰራ ነው። ደግሞ ስምንት ደግሞ የሆነ በቃ ስትበላ ምናምን የሆነ ነገር ስታደርግ ለታ ጓደኛ ስታወራ ምታሳልፍበት ነው። ስለዚህ ስምንት ሰዓት ሙሉ ሰርቶ ሰርቶ የሆነ እረፍት ያስፈልገዋል። በሳምንት ስንሄድ ደግሞ። ሰባቱን ቀን ሙሉ መቼም የሰው ልጅ አይሰራም ግፋ ቢል ስድስቱን ወይም አምስቱን ቀን ነው የሚሰራ አብዛኛው ሰባቱን ቀን ቅዳሜው ሁሉ ይሰራል። ስለዚህ እሁድ ግዴታ ማረፍ አለበት። ሙሉ ቀን መስራት የለበትም ይሄ ጥሩ ነው። በቃ እሁድ ማረፍ። ስለዚህ በወር ሰናየው ራሱ ወደ አራት ወደ አምስት ቀን ያርፋል ማለት ነው አሪፍ ነው። በዚ በሚያርፍበት ቀን ወይን ይዝናናል ከቤተሰብ ጋር ይጫወታል ወይን የሆነ ቦታ ሄዶ ይጎበኛል። ይሄ ጥሩ እድል ነው። ደግሞ እንደ መንግስት መስርያ ቤት ስናይ የአመት ፍቃድ የሚባል አለ። አመቱን ሙሉ ከሰራ በኋላ ሃያ ቀን እንድታርፍ ይፈቀድልሀል። በቃ በዛ በሃያ ቀን ከተማም መሄድ ሊሆን ይችላል ወደ ቅርስ ቦታም መሄድም ሊሆን ይችላል። በቃ የፈለከውን ነገር ማድረግ ትችላለህ። የሃያ ቀን እረፍት ይሄን በጣም አሪፍ ነው። በቃ እነዚህ የምመኛቸው እረፍት ይሄ የአመት እረፍት። በጣም ነው የምመኘው ምክንያቱም ሃያ ቀን ማለት በጣም ብዙ ነው ብዙ ነገር መስራት የሚቻልበት ብዙ ነገር መለወጥ የሚቻልበት ነው። የሃያ ቀን ፍቃድ ወስጄ በቃ የሆነ ከከተማ ወጣ ማለት እፈልጋለሁ። ደግሞ በቅርቡ እንደ በበቃ መጋቢት ሚያዝያ አካባቢ የዛ ሞልቻለሁ መውጣቴ አይቀር። ለ ሃያ ቀን እና እሱን እመኛለሁ የምመኘው የእረፍት ቀን እሱን ነው። በዋነኝነት ሌላው እሁድና ቅዳሜ በቃ በጣም ነው የምመኘው ምክንያቱም እቤቴ የምፈልገውን አቅጄ የምፈልገውን ነገር በእቅድና በፕላን። የምሰራበት ነፃ ሰዓቴ እሁድና ቅዳሜ ስለሆነ እሁድና ቅዳሜም የእረፍት ጊዜም በጣም ነው የምመኘው በጣም ነው የሚያስደስተኝ በቃ። ጠዋት ተነስቼ ወደ ስራ ስለማልሄድ ጠዋት ላይ ብዙ ስራዎችንም መስራት ስለምችል ቀንም እንዳሻይ እየተዝናናው የምፈልገውን ስራ ስሰራ ስለምችል እሁድና ቅዳሜንም በጣም ነው። የምመኘው። በቃ ሌላው በዋናኝነት የአመት ፍቃድ ነው የአመት ፍቃድን በጣም አስፈላጊም ነው በጣም እየተመኘሁት ያለ። እሱን ነው

በእጅ መሸመን ታውቃለህ ወይ? ትክክለኛ በእጅ መሸመን እኔ አላውቅም። ግን አሁን በጥለት ተጠቅመን ቲሸርት መስራት ቆመን መስራት እንደ ሽመና ከተቆጠረ አዎ እችላለሁ። የሚገርመው ሽመና ስራ በጣም ከሚያስደስት የሙያ አይነቶች ሽመና ስራ በጣም ቆንጆ። ይሄ የኢትዮጵያ ህዝብ ብቻ አይደለም የአለም ህዝብ በልብስ እንዲሸባረቅ እንዲህ አጊጦ እንዲሄድ የሚያደርግ የሽመና ስራ ነው። በቃ። ይሄ የሙሉ የሚሰራው እቃ ሁሉ ነገር የሽመና ስራ ነው ሸክላን እንደሚወስድ እንችላለን። በቃ ሙሉ እንደህ አይነት የጌጥ ሸክሎች የሚሰሩበት ሽመና ነው። ሽመና ሙያው ሌላ ሸማኔ ሌላ ነው። በነገራችን ላይ ሽመና ሸማኔ ስለሆንክ ብቻ የምትሰራው አይደለም። በልምድ እሚሰራ ነው። አብዛኛውን እስር ቤት ሶስት አራት አመት የሚኖሩ ሰዎች ሽመና ለምደው ይወጣሉ ስለዚህ እነሱ ሸማኔ ናቸው ማለት አይደለም የሽማና ሙያ አላቸው ነው። ለምሳሌ አንድ ጓደኛችን አንድ አመት ከስድስት ወር ታሰረና ኩታ የመስራት ሙያ ለምዶ መጣ ስለዚህ ይሄ ሽመና ሙያውን ይችላል ነው የሚባለው። በጣም የሚያምር ስራ በቃ። ባህላዊ ልብስ ብትል በደንብ የሚሰራበት ሽመና ቦታ ላይ ሸክላ ውጤቶች ሚሰሩበት ይሄ ጠውላ ምናምን ሳይቀር ከእነሱ የመጣ ነው። ይሄ ጥበብ ሲጀመር ጥበብ ያለ ሽመና ቦታ ላይ ነው። ለጥያቄው በእጅ መሸመን ታውቃለህ? አላውቅም። ግን በሽመና የተሰሩ ስራዎችን በደንብ ነው የምጠቀም።

በግር ምን ያህል ርቀት መሄድ ትችላለህ ለሚለው ግፋ ቢል ከሶስት እስከ አራት ኪሎ ሜትር ያህል በእግሬ እሄዳለሁ አብዛኛውን በጣም በእግሬ የመንቀሳቀስ ልምድ አለኝ። እንደዚ ራቅ ያለ ቦታ ባልሄድም እዛው ለዛው በቃ አሁን ኮንዶሚኒየም ከሆነ በኮንደሚኔም ውስጥ። ረዘም ያለ ደቂቃዎችን እራመዳለው አንደኛ ለጤና ጥሩ ነው። ሁለተኛ በቃ ሰውነትህ ይፍታታል። ሶስተኛ ከአንዱ ቦታ ወደ አንዱ ቦታ ቢሄድክ ቁጥር ጭንቅላታችን አዲስ ነገር ሲያይ የሆነ ደስታ የሆነ ደስታ ስለሚያገኝ። የተወሰኑ ርቀቶችን ለመጓዝ እሞክራለሁ

እኔ አብዛኛው የማገኘው የደሞዝ የማገኝበት የደሞዝ ቀን እንደኛ መሰሪያ ቤት በሃያ ሶስት እና በሃያ አራት ረዘመ ቢባል በሃያ አምስት ደሞዝ ይከፈለናል። ይሄ በዚህ ቀን ነው የወር ደሞዛችን። ሌላው መስሪያ ቤት ግን ስንሄድ በሰላሳም የሚከፈል አለ በሃያ ዘጠኝ የሚከፈል አለ። ሲያልፍ ደግሞ በአንድና በሁለትም የሚከፈል አለ። እንደየመስሪያ ቤቱ ይለያያል። ግን ጠቅልል ሳደርገው እኛ ቤት የሚከፈለን በት ቀን ሃያ ሶስት፣ ሃያ አራት፣ ሃያ አምስት በእነዚህ ቀናቶች ውስጥ ሁልጊዜ የወር ደሞዛችን ይከፈለናል።